ደህና ነኝ ማለት ጥሩ ነኝ መልካም ነኝ ማለት ነው።

ቢጫ ማለት ቢጫ የቀለም አይነት ሲሆን የመውገዱ ርዝመቱ ከአምስት መቶ ዘጠና እስከ አምስት መቶ ስልሳ። ኤን ኤም እና የድግግሞሹ መጠን ደግሞ ከአምስት መቶ አስር እስከ አምስት መቶ አርባ ቲኤችዚ ነው።

ሆስፒታል የምንለው መታከሚያ ስፍራ ከክሊኒክ ቀጥሎ ሰዎች ሲታመሙ የሚታክሙበት። ወይም የሚወልዱበት ነፍሰ ጡር የምትወልድበት። አገልግሎት ለሰው ልጅ የሚሰጥ የህክምና ተቋም ማለት ነው።

ወይን ጠጅ ማለት የቀለም ወይን ጠጅ ቀለም ይዩ የወይን ጠጅ ከወይን የሚሰራ ጠጅ አይነት ነው። ቀይ ወይን ጠጅና ነጭ ወይን ጠጅ እ አጭር ጽሁፍ መሰረት ወይም መዋቅር ነው። አሁን ስለዚህ ወይን ጠጅ የምንለው ቀለም ነው። የወይን ጠጅ የወይን አይነት ማለት ነው።

የአየር ሁኔታ ማለት የአየር ጠባይ አየር መቆታማ ነው ዝናባማ ነው ዳመናማ ነው ፀሀያማ ነው የምንለው። ሂደት ማለት ነው። የአየር ሁኔታ ማለት የአየር ፀባይ። የአየር ትንበያ ማለት ነው

አይን ማለት የሰውነት ክፍል ሲሆን- አይን ለተያዩ የሰው ልጅ አይን ሊሆን ይችላል። የእንስሳትም አይን ሊሆን ይችላል። ሰው የሚያይበት የሚመለከትበት አይን እንላለን።